አዎ ስልጠናዎችን በየጊዜው እወስዳለሁ። ስራ አካባቢ ሊሰጡ የሚችሉ ሊያሳድጉ የሚችሉ የተለያዩ ደግሞ ስልጠናዎች አሉ። እንዴት ነው እና ሙያን በተመለከተ አዳዲስ ነገሮችን የሚያስተምረው እንደዚህ አይነት ስልጠናዎችን ራሴን ያሳድጋሉ ብዬ ስለማምን እወስዳለሁ ወይ የጊዜው

ዶሮ የለኝም በፊት ግን አረባ ነበረ ከቤተሰቦቼ ከትውጄ ጋር ሆኜ የተለያዩ ድሮችን አረባ ነበር። እና የእንቁላሎችንም እሸጥ ነበር በአሁኑ ሰዓት ላይ ግን ከተማ ስለሆነ ያለሁት። ዶሮ የለኝም ዶሮ። ወደ ገጠር አካባቢ ነው አብዛኛውን ጊዜ የሚረባው።

ማብሰል እችላለሁ የተለያዩ ምግቦችን ሀገር እቃችን ላይ ኢትዮጵያ ላይ ሊሰሩኝ የሚችሉ ምግቦችን እንዲሁም ደግሞ የውጭ ሀገር የሚሰሩ የተለያዩ ምግቦችን መስራት እችላለው። እና ማብሰልም እወዳለሁኝ። ለራሴም ለጓደኞቼም ለቤተሰቦችንም አበስላለሁ።

አዎ አንዳንዴ በነገሮች ላይ ማሰላሰል ያስፈልጋል እኔም ያን አደርጋለሁ። ማሰላሰል ብዙ ውሳኔዎች ትክክለኛ እንዲሆኑ ይረዳል። አንዳንድ ነገሮችን በችኮላ ከማድረግ አስቦ አሰላስሎ ማድረግ ይጠቅማል። እኔም ደግሞ ያንን አደርጋለሁኝ። ጥሩ ውጤት ለማግኘት

አብዛኛውን ጊዜ ቤት ውስጥ መሆን እመርጣለሁ ምክንያቱም ቤት ሆኖ የተለያዩ የተሻሉ ነገሮችን መስራት ይቻላል ብዬ አስባለሁ። ውጪ መውጣት የተለያዩ እንግልቶች ሊኖሩ ይችላሉ። ታክሲም ፀሀይም ዝናብ ሊኖር ስለሚችል ቤት ውስጥ የሆነው መስራት። ወይም ቤት ውስጥ መሆንን የበለጠ ምርጫ አደርጋለሁ

የጧዋት እለታዊ ተግባሬ መጀመሪያ ያው ፊቴን እታጥባለሁ ገላዬን እጠብቃለሁ ከዛ ቁርስ እሰራለሁኝ ቁርስ እበላለሁ ቤትህ ማጽዳት ካለብኝ ቤቱን አጸዳለሁ ከዛ አልጋ እነጥፋለሁ እቃ ካለ አጥባለሁኝ የጧዋት ስራዎች እነዚህ ናቸው።

ትምህርት ቤት እያለው የምወደው ትምህርት ሂሳብ ነበረ ሂሳቡ በጣም የምወደው ትምህርት ነው። ያው ስፈተነውም ስማረውም ቀለልዳ ብሎኝ ምማረው ሂሳብ ነበረ። ከዛ ውጪ ደግሞ ኢኮኖሚክስ የሚባል ነበረ። ካደኩኝ ደግሞ ኢኮኖሚክስ ሚባልለውን ትምህርት እወደው ነበር።

በመስታወት ላይ ያው ብዙ ጊዜ ላይ እችላለሁኝ። ለምሳሌ ጠዋት ስነሳ መልኬን ላይ እችላለሁ ፊቴን ከታጠብኩ በኋላ። ፀጉሬን ለማስተካከል መስታወት ላይ እችላለሁኝ። ያው የተለያዩ ሜካፖችን ለመቀባት መስታወት ግዴታ ስለሚያስፈልግ መስታወት ላይ። በዙ ጊዜ አሳልፋለው